የምትጠቀማቸው ቦርሳዎች ሁለት አይነት ቦርሳ ነው የቆዳ ቦርሳዎች አሉ የጨርቅ ቦርሳዎች አሉ የቆዳ ቦርሳዎች ቀለል ያሉ ለመያዝ የሚመቹ ሆነው። አንዳንዴ ላፕቶፕ እና ሌሎችንም ነገሮች ቀለልድ ያሉ የእለት ልብሶችን ወደ መንገድ ስወጣ እነዚህ እነዚህ አይነት ነገሮችን ይዘበታሉ የጨርቅ ቦርሳ ትላልቅ ኖርማሊ እንደ ሳጥንም የሚያገለግል ነው። ብዙ ልብስ ማጠራቀሚያ በቋሚነት ወደ አንድ ቦታ ሽፍት ማድረግ ከሆነ ብዙ ልፍሶችንል ሰዎችን ሳብስቦ ይይዝልኛል። እናም የምጠቀመው እንደዚህ አይነት ቦርሳዎችን ነው። ሰው የቦርሳ ስለቦርሳዎቹ በተለይ አሁን ጠንከር ጠንከር ያሉ ኤክስፖርት ስታንዳርድ ቦርሳዎችን መጠቀም ብዙ ጠቀሜታ አለው። አንደኛ ቶሎ ቶሎ ከመግዛት ከመግዛት ያድናል ዳሜጅ ቢሆኑ በጥሩ ዋጋ ጥሩ ቦርሳም ገዝቶ መጠቀም የተሻለ ውጤታማና ትርፋማ ያደርጋል። እኔ የምጠቀመው እንደዛ ነው። በሃይ ኳሊቲ በተመጣጣኝ ፕራይስ የሚገኙ ቦርሳዎችን እገዛለሁ እነዛን እጠቀማለሁኝ።